ማሸለፍ ትችላለህ በይኑ እኔ እንኳን አልችልም ግን እንደዚህ አይነት ነገር በሚገጥመኝ ጊዜ ያው የሚችሉ ሰዎች እንዲያደርጉልኝ ይሄንም ደግሞ እንዲረዱኝ ጥያቄ አደርጋለሁ እነሱን እጠይቃለሁ። በዛም መሰረት ደግሞ እነሱም ያደርጉልኛል። በራሴ ግን እንደዚህ ማድረግ የምችለው ነገር ወይ ደግሞ ሞክሬ የማውቀው ነገር አይደለም

ከልጅነቴ የምትዘክረው ነገር አለ ወይ ነው? አዎ በሚገባ ከልጅነቴ በየወሩ ማዘክረው አንድ ወራዊ በዓል አለ ከዛ ደግሞ የአመት በሚሆንም ሰዓት በአመት ሁለት ጊዜ እንደዛው ደግሞ በተለየ መልኩ ከወሩ በተለየ መልኩ አዘክራለሁ።

"በድን ቋንቋ ታምናለህ?" ነው። ያው አዎ ያው ውስጡ ምን ይመስላል ብዬ እያንዳንዱን ነገር አይቼ አላውቅም። ግን ደግሞ ሰዎች ሲናገሩ ሲግባቡበት አያለሁኝ። ስለዚህ እንደሚሰራ ነው የማምነው፤ ሰዎችም እንደሚግባቡበት እሱን ነው የማምነው። ያው እኔ ግን መናገር አልችልም፤ የምችለው ቋንቋ አይደለም።

ሃይማኖታዊ ግብር ታከብራለህ ነው። አዎ በሚገባ ያው የሃይማኖታዊ ግብር ሲባል። አሉ በየአመቱ የሚመጡ የተለያዩ በዓላት የተለያዩ በወርም የሚመጡ ደግሞ የተለያዩ በዓላት አሉ። አዎ ሃይማኖት ስላለኝ ስለምጠብቀው ስለማከብረው። እሱም ደግሞ ከእኔ የሚጠበቀውን ነገር ስለማደርግ አከብራለሁ

የመንገድህን ስም ታውቃለህ ወይ ነው? አዎ በሚገባ ያው ብዙ ጊዜ እኔ ካርታ አጠቅማለሁኝ በስልኬ መተግበሪያ አማካኝነት ካርታ ተጠቅሜ ያለውን በትን አድራሻ አያለሁኝ እሱም ደግሞ ጃሞኪኒያታ ነው የሚባለው። እና መረጃውን የሚያገኟት ከካርታ ላይ ነው

ምን አይነት ሙዚቃ ትወዳለህ ነው? ከሙዚቃ ይልቅ መንፈሳዊ መዝሙሮችን ነው ይበልጥ የምወደው። ግን ደግሞ ከሙዚቃ ውስጥ ምረጪ የቱን ትወጃለሽ? ብባል የድሮ ወይንም ደግሞ ቆየት ያሉ ሙዚቃዎችን በጣም እወዳለሁኝ። ወይንም ደግሞ ክላሲካልም ግን ይበልጥ ወይ የት ያለ ሙዚቃ ወዳለሁ

የስልክ ካሜራ ትጠቀማለህ ወይ ነው? አዎ በሚገባ የተለያዩ ስራዎችን ስሰራ ወይንም ደግሞ ማስታወሻ ስፈልግ ፎቶ ማንሳት የምፈልገውን ነገር በስልኬ ካሜራ አማካኝነት አነሳለሁ። እንደዚሁም ደግሞ ራሴ መነሳት ስፈልግ ወይ ለየት ያሉ ማስታወሻዎች ስፈልግ እጠቀም

ሳህኖችን ማጠብ ትወዳለህ ወይ ነው? አዎ በሚገባ። ከንጽህና ጋር የተያዘ ነገር ምንም አይነት ነገር እወዳለሁ። ሳህንም ይሁን ልብስ ይሁን የራስን ንጽህና መጠበቅም ቢሆን በጣም ነው የሚያስደስተኝ። እንደውም ብዙ ሰዎች እቃ ማጠብ ይጠላሉ። ግን እኔ በተቃራኒው ሳህን ማጠብ በጣም ነው የምወደው

ባህላቹ ሰርግ እንዴት ይከናወናል ነው? በመጀመሪያ ሁለቱ ይተጫጫሉ ከዛ በኋላ ከተስማሙና ሊጋቡ ከወሰኑ ሽማግሌ ወደ ሴቷ ቤተሰብ ይላካል። የሴቷ ቤተሰብ ደግሞ የልጅቷን ፈቃደኛ መሆን ይጠይቅና ከዛ በኋላ ሰርግ ይደገሳል። ከዛም ይጋባሉ

የአትክልት ስራ ታደርጋለህ ነው? አሁን ላይ አላደርግም ግን ደግሞ ልጅ ሆኜ ያደግኩበት ግቢ ውስጥ በጣም አትክልቶች ነበሩ ፍራፍሬዎች ነበሩ። እና ውሃ ማጠጣት አንዳንዴም ደግሞ መኮትኮት ማረም። እንደዛ አይነት ሀላፊነቶች ነበሩብኝና በዛን ሰዓት አደርግ ነበር

ወደ ሱቅ ከመሄድህ በፊት ዝርዝር ትጽፋለህ ወይ? ነው። አዎ በሚገባ። አብዛኛውን ጊዜ አንዴ ነው ቆየት ቆየት እያልኩኝ ሱቅ የምወጣው። ስለዚህ ሌላ ጊዜ ስለማይኖረኝ እንዳልረሳ በሚል በደንብ አድርጌ ዝርዝር እጽፋለሁኝ። ከዛ ሱቅም ስሄድ ደግሞ ያንን ወረቀት ይዤ በዛ ዝርዝር መሰረት ነው የምገዛው።

ሩዝ ትወዳለህ ወይ ነው? አዎ እወደዳለሁኝ እንደ ምግብነት እወደዋለሁ እጠቀመዋለሁ ይበልጡን ግን ሩዝን ከምግብነት ውጪ ለውበት መጠበቂያነት ይበልጥ ያስደስተኛል ይበልጥ እጠቀመዋለሁ። ለፀጉር መንከባከቢያ እንደዚሁም ደግሞ ለቆዳ ጥራት እሱን መጠቀም ደስ ይለኛል። በአጠቃላይ

በቀን ስንት ሰዓት ስልክ ትጠቀማለህ ነው። ያው እንዳለሁበት ቦታ እና እንደየቀኑ ይለያያል በርግጥ በሰአት ስልኬን እጠቀማለሁኝ ስራ እየሰራሁ እንኳን ቢሆን ከጎን በስልኬ ማድመጥ ያለብኝን ነገር የተለያዩ ነገሮችን ያእየዳመጥኩኝ ነው የምሰራው። እንደዚሁም ደግሞ ከስልኬ ጋር የተለያዩ ማህበራዊ ድረ ገጾች እንዲሁም ደግሞ ብዙ ነገር ለማድረግ ብቻ ስልኬን በቀን ውስጥ ረጅሙን ሳትጠቀም

በእጅ የሚሰራ ስራ ታደርጋለህ ነው። አዎ እንደውም ከዋናው ሙያዬ ቀጥሎ ሁለተኛው ሙያዬ የእጅ ስራ ነው። እና የተለያዩ አይነት ነገሮችን የእጅ ስራዎችን እየሞካከርኩኝ ነው ከልጅነቴ ያደግኩት። ትልቁኝ የራሴን ጭዬ በምኖር ሰዓት ደግሞ እንደ ሁለተኛ ስራ ብዬ እንደመኖሪያም ብዬ የያዝኩት ነገር ነው

ጠዋት በስራ ምን ታደርጋለህ ነው? ያው መጀመሪያ መልእክት ከማየት እጀምራለሁ። ያሉኝም መልእክቶች አያለሁ ከዛ ደግሞ መስራት ያለብኝ ነገር ምን እንደሆነ። አስታውሼ ዝርዝር እጽፋለሁኝ ከዛ ቀጥሎ። የትኛው ስራ ከየቱ መቅደም እንዳለበት? ቅደም ተከተል አስቀምጥለታለሁ። ከዛ በኋላ በቅደም ተከተሉ ምክንያት ስራውን መስራት ነው